ዛሬ ስልጠና ክፍለ ጊዜ አለ። አዲስ ሶፍትዌር ማማር አለብን። አሰልጣኝ እያሰረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ፣ በኮምፒውተር እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦችም እንዲህ የተማሩ ናቸው እርስ በእርስ እንረዳዳለን። የስልጠና ቁሳቁሶች ይሰጡናል ይህ አዲስ ክሎት ለስራ ያግዛል። የምቀጥለውን ሳምንት መተግበር እንጀምራለን ለውጥ አንዳንድ ጊዜ ከባድ ነው ግን መላመድ አለብን ቴክኖሎጂ አለመቃረጽ ይለውጣል

በየቀኑ አውቶቢስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄደ ናቸው። አንዳንዶቹ እየትኙ ይጓዛሉ ሌሎች ሞባይልን ይከታተላሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማ እይታ ውብ ነው ህንፃዎችና ሰዎች። ያልፋሉ አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል። ሹፌሩ በጣን ያሽከረክራል ይሄ የእለት እለት ጉዞ ነው። ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ይሰጣል።

ጓደኞቼ በህይወቴ ውስጥ በጣም አስፈላጊ ናቸው። ከልጅነት ጀምረው አንዳንዶቹ አሉ። እርስ በራሳችን እንረዳዳለን። በችግር ጊዜ ይቀራርቡናል በደስታ ጊዜ አብረው ይስቃሉ። ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን ቡና እንጠጣለን። ታሪኮች እንነጋገራለን አንዳንድ ጊዜ እንጨቃጨቃለን። ግን ፍጥነትን ይቅርታ እንጠይቃለን። ጓደኝነት እምነት ያስፈልጉሃል እውነተኛ ጓደኞች እድለኛ ያደርጉሃል። ከእነሱ ጋር መሆን ደስ ይላል።